ስማርትፎን እጠቀማለሁ አሁን ራሱ እየቀረጽኩበት ያለው ስማርትፎን ነው። ስማርትፎኖች የተለያዩ ናቸው። የተለያየ ብራንድም አላቸው ሳምሰንግ አለ። ቴክኖ አለ። ኢንፊኒክስ አለ ሁዋዊ አለ። አይቴል የመሳሰሉ በጣም በርካታ ብራንድ ያላቸው ስልኮች አሉ። ከእነዚህ ስልኮች መካከል ግን ጠንካራ ባትሪ ያለው። ኔትወርኩስ እንደዚሁም ደግሞ የ ስልኩ የካሜራ የማንሳት አቅሙ እነዚህ እነዚህ ሁሉ ይመዛዘናሉ። ይህንን መሰረት አድርጎ ሰው እንደሚፈልገው አላማ ይጠቀማል። እኔም እየተጠቀምኩበት ያለሁት ስልክ ከእነዚህ ስልኮች አንዱ ነው።